የእንባል ዳታ ጥቅም አለው። የሳምንት ወይ የወር ነው? የምገዛው ዳታ የምጠቀመው ደግሞ የኢንተርኔት ፓኬጅ ነው የምገዛው። የኢንተርኔት ፓኬጅ ከገዛሁ በኋላ። የሳምንት እጠቀማለሁ ማለት ነው። ካለ ዳታ ብር ብድሩ ያልቃል እዛ ዳታ ግዴታ እጠቀማለው ማለት ነው። የኢንተርኔት

ፍየል አዋ አይቼ አውቃለሁ ፍየል ሀገራችን ብዙ ነው ያለው ስለዚህ ፍየል አለማየት አይቻልም። እኛ ሀገር ቀዝቃዛ ነው ግን ትንሽ ነው ያሉን። ሞቃት አገር ግን ብዙ ነው ያሉት። ስለዚህ ፍየል አለማየት አይቻልም ፍየል እያየን ነው የኖርነው።

እኔ የምወደው በዓል ፋሲካ በዓል ነው ፋሲካ በዓል ደስ ይለኛል ገናንም እወዳለሁ ግን እንቁጣጣሽም ደስ ይለኛል የፋሲካ ግን ደስ ይለኛል። ጌታችን ኢየሱስ ክርስቶስ ከሞት የተነሳበት ሞትን ድል አድርጎ የተነሳበት። ስለሆነ በዓሉ የፋሲካ በዓል ደስ ይለኛል ከሞት መነሳት ስለሆነ በጣም ነው ደስ የሚለኝ። ለዛን ፋሲካ ጋር የምወደው ማለት ነው